ከአለቃዬ ጋር አሪፍ የሆነ ግንኙነት አለኝ። ለምሳሌ አሁን እንዴት ነው አሪፍ ግንኙነት ያለን? በቃ ስንገናኝ ሰላም እንባባላለን። ካመመው ደግሞ አንዳንዴ ልጠይቀው እችላለሁ። ፍቃድ ምናምን ካስፈለገኝም ቀስ ብዬ እጠይቀዋለሁ ማለት ነው። ፍቃድ ያለበለዚያ ጥሩ ስለማይመጣ እንደዛ አርጌ አስፈቅዳለሁ። እንደዛ ካልሆነ ግን መጥፎ ነው ማለት ነው። በስነ ስርዓት እንደዚህ ማናስፈቅድ ከሆነ ጥሩ አይደለም።

አዎ እህል መፍጨት አውቃለሁ። እህል ለመፍጨት ብዙ ሂደቶችን አልፎ ነው የሚፈጨው እህል። መጀመሪያ የሚፈጨው እህል ይሰበሰባል። እህሉ ደግሞ ብዙ አይነት ሊሆን ይችላል ምንድነው? አሁን ለምሳሌ ስንዴ ሊሆን ይችላል። አጃ ሊሆን ይችላል። በቆሎ ሊሆን ይችላል። ጤፍ ሊሆን ይችላል። ሽንበራ ሊሆን ይችላል። እና እነዚህ ባቄላ ሊሆን ይችላል። እነዚህ ሁሉ ይሰበሰቡና ከደረሱ በኋላ ይወቃሉ። ከተወቁ በኋላ በማደበሪያ ተደርጎ ይመጣል ማለት ነው። አብዛኛው ጊዜ ይሄ የሚመረተው ከተማ በቂ ቦታ ስለሌለ በገጠሩ አካባቢ ነው የሚመረተው። ከዛ ከተመረተ በኋላ ይመጣል ወደዚህ ወዴት? ነው የሚመጣው ወደ ከተማ ይመጣል። ከተማ በመምጣትም የት ነው የሚደረገው? ከተማ በመምጣት የት ነው የሚደረገው? ወፍጮ ቤት ይደረጋል። የሚያስፈጩት ሰዎች ደግሞ ሰዎች ሊሆኑ ይችላሉ ወይም ይሄ ባለሆቴሎች ምናምን ሊሆኑ ይችላሉ። ወይም ደግሞ ዝም ብሎ ሰው ሊሆን ይችላል። ከዛ እንደዚህ ከተደረገ በኋላ እህሉ ምን ይደረጋል ይፈጫል? ከዛ እህሉ ከተፈጨ በኋላ ምንድነው የሚደረገው? የመጀመሪያ ስራ የሚደረገው? እህሉ ከተፈጨ በኋላ የመጀመሪያ ስራ የሚሆነው ምንድነው? እህሉን መውቃት። ይፈጫል ከዛ ከተፈጨ በኋላ እንዴት ነው የሚቀበሉት? ከስር የሆነ እንትን ያደርጋሉ ያነጥፋሉ። የሆነ ምንጠፍ ነገር ያነጥፉና እሱን ያደርጉታል። ምን ጋር ነው የሚያደርጉት? እንትን ስር ያደርጉታል። ይሄ በባልዲ ምናምን አድርገው ይቀበሉታል የተፈጨውን እህል ማለት ነው። ምክንያቱም ባዶውን ከተዉት ተፈጭቶ እንትን ይላል። ይህ ይፈሰል ማለት ነው። ለዛ እሱን ፈጭተው በምን ይቀበሉታል መቀበቃ እቃ ያደርጉና ከስር በሱ ይቀበሉታል። ከዛ ሲፈጩ ደግሞ የሚያደርጉት ነገር ሌላኛው ምንድነው? እንትን የተለያዩ እንትኖችን በመብራት ነው አሁን አሁን ባለንበት ጊዜ በመብራት ነው የሚፈጨው። ግን በባህላዊ መንገድ ሊሆን ይችላል የሚፈጨው ሌላ ደግሞ በዘመናዊ መንገድ ሊሆን ይችላል የሚፈጨው ማለት ነው። በባህላዊ መንገድ እንዴት ነው የሚፈጨው ካልከኝ? ከስር ድንጋይ ይደረጋል ከዛ ይሄ እህሉ ይደረግና ድንጋዩ ጋር ይፈጫል እየተሽከረከረ። በዘመናዊ መንገድ ደግሞ እንዴት ነው የሚፈጨው ካልክ? በወፍጮ ቤት ነው። ወፍጮ ቤት ይኬዳል እዛ በመብራት ነው የሚሰራው። ይሄ ወፍጮ ከዛ እዛ ይገባና ይፈጫል። እና እንደዚህ ይፈጫል።

ዜናውን ከየት ታገኛለህ ነው? ያሁኑ ጥያቄአችን ደግሞ እኔ ዜና እማገኘው ከተለየ ቦታ አገኛለሁ። ዜናን የዜና ግኝትን ለሁለት ልንከፍለው እንችላለን። እንዴት ማለት ጥሩ ነው? እሺ የመጀመሪያው ባህላዊ የዜና ምንጭ። ሁለተኛው ደግሞ ዘመናዊ የዜና ምንጭ ነው። እና ባህላዊ የዜና ምንጭ ከስሙ እንደምንረዳው በባህላዊ መንገድ የሚመጣ የዜና ምንጭ ነው። ለምሳሌ እንዴት ነው እሚመጣው? እንትን ቢባል አሁን ለምሳሌ እንትን አድርገን እንውሰደው። ጋዜጣን እንውሰድ። ወይም ደግሞ በየቦታው እየዞረ የሚናገር ሰው ቢኖር ድንገት ካለ ነው። በአሁን ጊዜ አይደለም። በየቦታው እየዞረ አዳዲስ መረጃዎችን እሚናገር እሱም አሁን ምን ይባላል ባህላዊ ነው የሚባለው። ምክንያቱም አንደኛ ልፋት አለው ከዘመናዊው አንፃር። ሁለተኛ ደግሞ ሰውን ስራ ያስፈታል። ብር እማይከፈለው እማይከፈለው ከሆነ ያሰውዬ በነፃ ከሆነ እሚሰራው እሚሰራው ስራውን ፈቶ ዝም ብሎ ይሽከረከራል ማለት ነው። መረጃ እንትን ለማለት ለማድረስ ብሎ ምንም በማይመለከተው የራሱን ህይወት ትቶ የሰውን ወሬ ያቀባብላል ምንም ላይ የጠቀመው ነገር ይሄ ጉዳት አለው። ሌላ ደግሞ ጋዜጣ ነው። አሁን ጋዜጣን ስናይ እሱም እንትን ነው ጉዳት አለው። እንዴት ቢባል አሁን ለምሳሌ ጋዜጣ አለ። ጋዜጣ ለመስራት እኮ ወረቀት ያስፈልገዋል። ወረቀቱ ከተሰራ በኋላ ነው ወደ እንትን የሚቀየረው። ወደ ጋዜጣ ጋዜጣ ይጻፍበታል እና እሱም ሁሉም ሁሌም ጥቅም አለው ማለት አይደለም። አንደኛ ድካሚ ነው ብዙ ስራ ምናምን ያስፈልገዋል። ሁለተኛ ደግሞ ጋዜጣው ከተነበበው በኋላ ይጣላል። በሚጣል ጊዜ አካባቢያችንን ጽዱ የሆነውን አካባቢ ደህና አሪፍ ገጽታ የነበረውን አካባቢ ምን ያደርገዋል ይበክለዋል ያቆሽሸዋል ማለት ነው። እና በዚህ ምክንያት እንትን ይባላል አይ ደስ አይልም ይደብራል እንትን ማድረግ ማለት ነው። ይሄ ቆሻሻን በአግባቡ አለማስወገድ ለዛ አካባቢ ብክለት ይፈጥርብናል። ይሄ ባህላዊው እንትን ባህላዊው የዜና ምንጭ ማለት ነው ወይም የዜና መገኛ። ወደ ዘመናዊው ደግሞ እንምጣ ዘመናዊው ደግሞ እንደዛው እንደ ባህላዊው ጥቅምም አለው ጉዳትም አለው። ከጥቅሙ ስንጀምር በጣም በፍጥነት መረጃ ይደርሰናል በጣም ምንም ከባህላዊ ጋር በማይገናኝ ፍጥነት። ልክ አንድ ክስተት የሆነ ቦታ ቢከሰት በአንዴው ተሰራጭቶ እናገኘዋለን በጣም በቀላሉ ይገኛል ማለት ነው። መረጃው ሌላኛው ጥቅም ደግሞ ሁሉ ለሁሉም ሰው ተደራሽ ነው። አንድ ሰው ብቻ ሰምቶ አንድ ሰው እንትን አይልም። ምክንያቱም አሁን ለምሳሌ ቲቪን ብንወስድ አሁን እሱ አብዛኛው ጋር አብዛኛው ቤት ቲቪ አለ ለዛ እነሱ ጋር ሁሉም አንድ አይነት መረጃ ነው እሚደርሳቸው እና ለአንዱ ደርሶ ለአንዱ እሚቀር ነገር የለም ማለት ነው። ለሁሉም ተመሳሳይ የሆነ መረጃ ይደርሳቸዋል። ሌላኛው ደግሞ እውነተኛ ታማኝ መረጃ ከሆኑ እኛ እንደነጠነቀቅ እማይሆን ያደርጋሉ። ለምሳሌ ጦርነት ምናምን ከተከሰተ እዚህ አካባቢ ጦርነት አለ ተጠንቀቁ እዛ አካባቢ ያላችሁት ሰፈሩን ለቃችሁ ውጡ ምናምን ቢባል በመረጃ እሱን ሰምተን ታማኝ ከሆኑ እንሄዳለን ምንም ከአደጋ ለመከላከል ምክንያት ይሆነናል ማለት ነው። ጉዳቱ ደግሞ በጣም ውሸት ይነዛበታል በጣም ውሸት በጣም ነው እሚወራበት ምክንያቱም። አብዛኛው እንትን አብዛኛው ሰው መረጃን እሚጠቀመው ለእንትን አይደለም ብር ለማግኘት ስለሆነ በቃ አሁን እንዴት ሸወጀ ሰውን አታልዬ ብዙ እይታ እንዴት አገኛለሁ የሚል ነው። አብዛኛው ሰው ጭንቀቱ እና ይሄ የመንግስት እንኳን መስሪያ ቤት ቢሆን በቃ እንደዛ የውሸት መረጃ እየሰጡ ሰውን ማታደል ነው። እሱ አንደኛ ነው። ሁለተኛ ደግሞ ወጪ አለ። አሁን ለምሳሌ ቲቪን ስናይ መብራት አለ የመብራት ወጪ ይኖርብናል። ድጋሚ ደግሞ በስልክ ስናይ የካርድ ወጪ ይኖርብናል። እንደዚህ ኢንተርኔት ኢንተርኔት ስለሚያስፈልገው በነፃ ስለማይሰራ የግድ እንትን ያስፈልገዋል። ዳታ ወይም መብራት ለዛ በዚህ ጉዳቱ ይሄን ይመስላል

እሺ የአሁኑ ጥያቄ ደግሞ ምንድነው ወተት ጠጥተህ ታውቃለህ ወይ? ወይም ደግሞ ወተት ትጠጣለህ ይላል እሺ እኔ ወተት እጠጣለሁ በአጭሩ አሁን ያሁን ያሁኑን ጥያቄ በአጭሩ ስመልሰው በቃ ወተት እጠጣለሁ። ለምን ወተት ለሰውነት በቃ በጣም ጠቃሚ ነገር ነው። አቅም አንደኛ ሀይል ይሰጣል ለእንትን ለአጥንቶቻችን ቶሎ እንዳይሰበሩ ያደርጋል ማለት ነው። ወተት ለዛም ወተት ደግሞ በጣም ጠቃሚ ጠቀሜታ ነገር ጠቀሚ ነገር ነው። ለተለያዩ ለተለያዩ በሽታዎች መድሃኒትነትም ጭምር ሊወል ስለሚችል ወተት እጠጣለሁ። እንዴት ነው ወተት የሚመረተው ካልከኝ? አንደኛ ወተት የሚመረተው ከላሞች ነው። ላሞችን የተለያየ ምግቦችን የተለያዩ መኖዎችን የተለያዩ የሰብል አይነቶች እየሰጠናቸው የተለያዩ ውሃ የውሃ ብዙ ውሃ እየጠጡ ምናምን አለባቸው ምን ይሰጡናል ወተት ይሰጡናል ማለት ነው። እና በዚህም ውስጥ ደግሞ የተለያዩ ጠቀሜታዎች አሉት። ወተት ማለት ነው ስንጠጣ ከነሱ ጠቀሜታዎች መካከል ቅድም እንዳልኩት ለተለያዩ ጉልበት እንትን እንትን ጉልበት ይሰጠናል። አጥንቶቻችን ቶሎ እንዳይሰበሩ ጥንካሬን ይሰጣቸዋል። ሌላ ደግሞ ለራሳችን ደግሞ የገቢ ምንጭ ነው ማለት ነው። ይሄኛውን ወተቱን አውጥተን ስንሸጥ ገቢ ምንጭ እናገኛለን ማለት ነው። ለዛም በዚህም የተነሳ የገቢ ምንጭን እንደ ገቢ ምንጭነት የሚያገለግለን ማለት ነው። እንደዚህ በለገቢ ምንጭና ሶስተኛ ደግሞ ለእንትን ለሀገራችን ኤክስፖርት ያን ወተት ያለብነውን ከዛ ከላማዎቹ ያለብነውን ወተት ኤክስፖርት በምናደርግበት ጊዜ የተለያዩ የውጭ ምንዛሬዎችን ልናገኝ እንችላለን ማለት ነው። በዚህም የተነሳ ወተት ብዙ ጠቀሜቶች አሉት። አንደኛ አንደ ሀገር እኛም ለራሳችን ለሰውነታችን ተቀሚጦች ይኖሩታል ማለት ነው። ለቤተሰቦቻችን ጭምር ማለት ነው። እናም ይሄንን ወተት ደግሞ ቅድም እንደልኩ ወተቱን እንዴት ነው የምናገኘው? ከላሞች ነው። ላሞችን የተለያዩ መኖች እንሰጣችኋለን የምግብ ምግብ ምግቦችን እንሰጣለን። የከብት እርባት ቦታ ምናምን ያላቸው ሰዎች ናቸው ብዙ ጊዜ ይሄኛውን የሚሰሩት። እናም ይሄን ስንሰራ የተለያዩ የላሙ ለላሙቻችን መኖ እንሰጣለን። ከዛ ውሃ የሚጠጣም ንጹህ ውሃም እንሰጣቸዋለን እሱን ቀጠጡ እየጠጡ እሱን ይጠጣሉ። በእኛ ሀገር ውስጥ ቢያንስ በቀን ሁለቱም ሶስት ጊዜ ነው። ላሞች የሚታለቡት ማለት ነው አብዛኛው ጊዜ ሁለት ጊዜ ነው አንዳንድ ቦታ ሶስት ጊዜ መታለብ ይችላሉ። አንደኛ ጠዋት ላይ ጠዋት ላይ ማታ ላይ ማታ በደንብ ሌሊት ላይ በደንብ ይበሉና ጠዋት ላይ ይታለባሉ። አንደኛ ሁለተኛ ደግሞ ምሳ ሰዓት ላይ ስድስት ሰዓት ሰባት ሰዓት ምናምን ነገር ይታለባሉ። ሶስተኛ ደግሞ ስንት ሰዓት ነው ማታ? ወደ አስራ አንድ ሰዓት አስራ ሁለት ሰዓት ላይ ደግሞ ድጋሚ ይታለባሉ ማለት ነው። እና በእንደዚህም የተነሳ ለእንትኑ ለዛ ለገበሬው ደግሞ ለአርሶ አደሩ በጣም ብዙ ጠቃሜታ ይኖረዋል ማለት ነው። እና ደግሞ የላማዎቹን ደግሞ እንደዛ ሙቅ አለ አልበን ወተታቸውን ከጠጣን ምናምን በኋላ ደግሞ ላሞቹ ለራሱ ብንሸጣቸው ብዙ ብር ነው የሚያስገኙልን። ለዛም እንደዚህም የገቢ ምንጫችንን ጭምር ይሆናሉ ማለት ነው። ሌላ ደግሞ ይሄ እንደዚህኛው ይሄኛውን ደግሞ ይሄን ወተት እንደዚህ ከአርሶ አደሩ እንደዚህ አልቦ ለይጥ ያቀብለል ለድርጅቶች የተለያዩ ወተት ማወነባበርያ ድርጅቶች አሉ። ለእነሱ ይሰጣል እነዛ ወተት ማቃነባበሪያ ድርጅቶች ደግሞ ያን አርሶ አደሩ የሰጣቸውን ወተት። በተለያየ መልክ አንዳንዶቹ አርግተው በእርጎ መልክ ወይ ደግሞ የተለያዩ ፍሌቨሮችን ጨምሮባቸው የተለያዩ የፍራፍሬ ጣዕሞችን ጨምሮባቸው በጁስ መልክም ያን ወተት ያን ያቀርቡናል ማለት ነው። ለዚህ ለተጠቃሚው ከዛ ለዚህ ለተጠቃሚው ደግሞ የሚሰጠው የሚቀርበው ደግሞ ለባለ ሱቆች። ተጠቃሚዎች ደግሞ አንድ ሰፈር ላይ ያሉት ተጠቃሚዎች ደግሞ ያን ወተት ከባለ ሱቁ ይገዛሉለዛ በዚህ ሂደት ውስጥ ለብዙ ሰዎች ምን ተገኝቷል የስራ እድል ፈጥሯል ማለት ነው። ለዛም በዚህም የተነሳ የስራ እድል በደንብ ይፈጥራል ማለት ነው። እና ወተት በጣም ጠቃሚ ነገር ነው። እንደ ሀገርም ለቤተሰብም ለህዝብ እንዳለ በቃ በጣም ጠቃሚ ነገር ነው ወተት አመሰግናለው።

ስራዎችን በቅደም ተከተል ተስቀምጠለህ ወይ? ይላል አዎ እኔ ስራዎችን መጀመሪያ በቅደም ተከተል አስቀምጣለሁ። እንዴት ነው በቅደም ተከተል መቀመጥ ማለት አሁን ለምሳሌ አስር የተለያዩ ስራዎች ካሉብኝ እነዛን አስር የተለያዩ ስራዎች አሉ ለምሳሌ አንዱ ለነገ የሚመጣ አንዱ ለነገ መድረስ ያለበት ሊሆን ይችላል አንዱ ደግሞ ለከነገ ወዲያ አንዱን ለዛሬ ወር እንዳዛ በትንትን ያሉትን መጀመሪያ ዛሬ ዛሬ ዛሬ ተሰጥቶኝ ዛሬ መሰራት ያለበትን ዛሬ እሰራለሁ፣ ማለት ነው። ምጡላ በቃ ዛሬ መግባት አለበት ነገ ደግሞ በቀጣዩ ቀን ደግሞ በቅደም ተከተላቸው መጀመሪያ መቀደም ያለበትን መጀመሪያ ለይ ከዛም ከዛም ቀጥሎ ደግሞ በነጋታው ለነገ የተሰጠኝን ደግሞ በንጋት ለነገ እንደዛ በቅድም ተከተላቸው አስተካክለነው መጀመሪያ ከዛ ዛሬ መሰራት ያለበትን ነገር ዛሬው መስራት ማለት ነው፣ እሰራለሁ ማለት ነው። ለምን እንደዛ አድርገን ከተከከልነው በኋላ የቱ ነው ለዛሬ ለናጋ የተሰጠን የቱ ነው ከናጋ ወድያ መሰረት ያለበት የምለውን ከስተከከለነወ በኋለ ምንም በቃ ሳዓት አይፈጀብንም። ይሄኛው በቃ ለምሳሌ ሶስት ስራ ለነገ ከተሰጠን እነዚህ ሶስቱ ስራዎችን ነጋ መግባት አለባቸው ለዛ ዛሬ ቶሎ ቶሎ እስራቸውን ነጋ በጠዋት አስገባለሁ። እንደዚህ ብለን ቶሎ በቃ ምን አንወዘጋገብም ማለት ነው። ሰዓቱ ሲደርሰኝ ደግሞ ቃኑ ሲደርሰን አንወዘጋገብም። ለምን ቶሎ ለማስገባት ማለት ነ። ለዛም በቅደም ተከተል አስተካክላለሁ ማለት ነው። አሁን ለምሳሌ አንድ ራሳቸውም ደግሞ ፋይሎች ሌላ ጥቅም ደግሞ ፋይሎችን አሁን በፋይሎች ከሆነ ለምሰሌ ቢሮ ላይ የሚሰሩ ስራዎች ከሆኑ ብዙ ፋይሎች ሲበዙብን መደበቅ በቅደም ተከትል መጀመሪያ ላይ እናስተካክላቸው እና ከዛ በቃ መጀመሪያ መቅደም ያለበትን እንደጠበቀነቸው ከሶተከከለን ማለት በቀነቸው ከስተከከልን እነስቀምጥና መጀመሪያ መቅደም ያለበትን ቶሎ ቶሎ እየሠረን ቀኑ መች እንደሆነ አሁን ለምሳሌ ዛሬ ሰጥቶን ለቀጣዩ ወር ካልነው እሺ ብሎ ቀጣዩ ወር ሲመጣብን ያ የቀጠረን ሰውዬ ወይም ደግሞ ያ የቀጠረን ድርጅት ቀጣይ ወር ሲመጣ አንወዛገብም። ቀኑን እናውቀዋለን እንደዛ በቅደም ተከተል አስቀምጠን ጽፈንም ሊሆን ይችላል። አስቀምጠናል። ዛሬ ይሄኛውን ነው የምሰራው ነገር ይሄኛውን እያለን ሰርተን ያ ሰዎች በተባልንበት ቀን እናስረክባለን ማለት ነው። ያን የሰጠን ስራ ማለት ነው። እንደዚህ የመነደርግ ከሆነ በጣም ብዙ ጉዳቶች አሉት ለምን አለም ለምሳሌ ዛሬ ተቀብለው ነገ መድረስ ያለበትን ነገ መድረስ ያለበት እያለ ቀጣዩን መድረስ ያለበት ቢደርስ ችግር የሌለውን ስራ የምንሰራ ከሆነ ነገ መድረስም ነገ መድረስ ያለበት ተጽዕኖ ያሳድራል። በቃ እምነቱን ይቀንሳል ማለት ነ፣ ያ ሰውዬ። በቃ ከዚህ በኋላ እኔ ለነዚህ ለዚህ ሰውዬ ይሄን ስራ በቃ አልሰጥም ምናምን ብሎ የድርጅቱንም ደግሞ ያ የምንሰራውን ስራ እምነቱን ያጣል ማለት ነው። ለዛ በሱም የተነሳ ደግሞ የምናገኘው ወጪም ደግሞ ይቀንሳል። በዛ ወደ ከለዛ በቅደም ተከተል እንድናስተካክልና መጀመሪያ ላይ ተው ስንጀምር በቃ ዛሬ ይሄኛውን ነገ ከነገ ወዲያ እንደዛ አድርገን ቶል ቶሎ መድረስ ያለባቸውን ለምን አሁን ዛሬ ተሠጥቶን ለቀጠይ ወር የተባለውን ዛሬ ከጨረሰን ነገ መሰራት የለበትን ደግሞ የት መቼ ልንሰራው ነው? ለዛም በዚህም የተነሳ ስራን በቀደም ተከተል ማስተካከል አለብን ማለት ነው። በቅድም ተከተል መስራት አለብን ማለት ነው። እና እንደዚህ በምናደርግበት ብዙ ጥቅሞች አሉ አንደኛ ቅድም እንዳልኩት አሁን ወይ የተዘጋጋብን ሳዓቱ ሲደርስ ወይም ቀኑ ሲደርስ ሁለተኛ ደግሞ ያለንን ጊዜም በአግባቡ ለመጠቀም ያስችለናል። እንዴት ካልከኝ ያን ሳዓት ያንን ነገ መሰራት ያለበትን ዛሬ ሰርተናል። በነገታው በቃ ፈተ ብለን የምንዝናናበትም ሰዓትን ልናገኝ እንችላለን። ከዛ ደግሞ ነገ በነጋታው ደግሞ ከነገ ወዲያው መሰራት ያለበትን እንሰራለን። ፈታ እያለን እየተዝናንም ልሆን ይችላል ቀስ እያልን በቃ ቀስ እያልን ዛፍ እየተፈታተን ፈታ እያለን እንትን እንችላለን ማለት ነው። ያን ስራ በቅደም ተከተል ስላስቀመጥን መጀመሪያውን ልንሰራው እንችላለን ማለት ነው። እያለ ወደዛ ግን በጣም ከባድ ነው የሚሆነው። እንደዚህ ያለም በቅደም ተከተል የማንሰራ ከሆነ እና በቅድም ተከተል ማስቀመጥ ብዙ ተቀምጦች አሉት እንደዛ በቅድም ተከተሎ ደግሞ አስቀመጥን ማንሰራ ከሆነ ብዙ ጉዳቶች ይኖሩት ማለት ነው፣ በዛው ልክ። አመሰግናለሁ።

እሺ የአሁኑ ጥያቄ ደግሞ ምን ይላል ምንአይነት ሳሙና ትጠቀማለህ? እሺ እኔ የምጠቀመው ብዙ አይነት ሳሙና ነው። ምን ሳሙና ትጠቀማለህ ለሚለው ጥያቄ ብዙ አይነት ሳሙና እኔ እጠቀማለሁ። ለምሳሌ አሁን ብዙ አይነት መጀመርያ ሳሙናዎች ለራሱ በጣም ብዙ ናቸው። ብዙ አይነት የሳሙና አይነቶች አሉ። ለምሳሌ የደረቅ ሳሙና አለ። ከአሰራራቸው ከስሪታቸው አንፃር ለራሱ ደረቅ ሳሙና አለ። ፈሳሽ ፈሳሽ ሳሙና አለ የሚፈስ ማለት ነው። እና ደግሞ እንትን የኦሞ እንደዚህ ኦሞ ማለት በቃ የዱቄት ሳሙናዎች አሉ በዱቄት መልክ አንደኛ በፈሳሽ መልክ ሊገኙ ይችላል። ሳሙናዎች ከዛ በዱቄት መልክ እና ሶስተኛው ደግሞ የመጨረሻው ምንድነው? በ ደረቅ ዱቄ በዱቄት እና በፈሳሽ መልክ ብለን በሶስት መልክ እናገኛቸው እንችላለን ሳሙናዎችን እና እኔ እነዚህ ሶስቱንም አይነት ሳሙናዎች እጠቀማለሁ። እና ደግሞ ከሌላ ከጥቅማቸው አንፃር ደግሞ ድጋሚ እንደዚህ እንከፍላችኋለን አንደኛ ለእጅ በልተን አሁን የሆነ ምግብ። ዘይት ያለው ምግብ ወይም ደግሞ ስጋ ነገር በልተን ምንጠቀም የምትጣጠብበት ሳሙና የእጅ ሳሙና ይባላል ማለት ነው። ሌላ ደግሞ የልብስ ሳሙና ደግሞ አለ። የልብስ ሳሙኖች ደግሞ በሶስቱም አይነት መልክ ልናገኛቸው እንችላለን ቅድም በጠቀስናቸው በደቅም በደረቅም በፈሳሽም በ በ ዱቄት መልክም ልናገኛቸው እንችላለን ማለት ነው። የእጅ ሳሙናዎችን ግን በአብ በእንትን በእንትን መልክ አብዛኛውን ጊዜ አናገኛቸውም። በ በ በዱቄት እና በ እንትን በዱቄትና በ ደረቅ መልክ አብዛኛውን ጊዜ አናገኛቸውም። ሌላ ደግሞ የገላ ሰውነታችንን ስንታጠብ የምንታጠብበት ሳሙና አለ እሱ እሱም ሳሙና ደግሞ የምናገኘው በአብዛኛው በቃ ሁሌም ማለት በሚቻልበት ሁኔታ። ምንድነው በምን መልክ ነው የምናገኘው በ ደረቅ መልክ ነው የምናገኘው የሰ የገላ መታጠቢያ ሳሙናዎችን ማለት ነው። ሌላ ደግሞ የደረቅ የእቃ ደግሞ ማጠቢያ አለ የእቃ ማጠቢያ ደግሞ ወይ በፈሳሽ መልክ ልናገኘው እንችላለን። ወይ ደግሞ በደረቅ መልክ ደግሞ ልናገኘው እንችላለን የእቃ ማጠቢያ ሌላ ደግሞ የእቃ ማጠቢያ አለ። ሌላ ደግሞ እንደዚህ የተለያዩ እቃዎች ሳሙናም ደግሞ ማጠብያ ሳሙናም ደግሞ አለ ማለት ነው። እነዚህን ሳሙናዎችን ደግሞ በአግባቡ ልንጠቀማቸው እንችላለን መጠ መጠቀም አለብን። ለምን? እነዛን ሳሙናዎች በአግባቡ ካልተጠቀምናቸው አንደኛ እቃ እቃዎቻችን ላይ የተለያዩ ጉዳቶችን ሊያደርሱብን ይችላሉ። በቃ እሽ የተለያዩ ሽታዎችን ሊያመጡ አሁን ለምሳሌ የ እንትኑን የልብሱን የበረኪናውን አምጥተን እዚህ ጋር እቃ ወይ ደግሞ ሰውነታችን ብንታጠብበት በጣም ነው የሚጎዳን። ሊያቃጥለን ወይ ሊልጠንም ይችላል። ለዛም እንደዚህ በአግባቡ የእቃውን ለእቃ ለይተን ማለት ነው። የእንትኑን የ የልብሱን የልብስ የሚታጠብበትን ለብቻ እና ደግሞ እንደዚህ ደረቅ እና ፈሳሽም ደግሞ አንድ ላይ ማቀላቀል የለብንም። ለምን አሁን ለምሳሌ ደረቁን አሁን የደረቅ ፈስ ሳሙና የልብስ ሳሙናውን እዚህ ጋር ደግሞ የድልብ ፈሳሽ የልብስ ሳሙና አለ ሁለቱን አንድ ላይ በአንድ እቃ ላይ ብናስቀምጠው ፈሳሹ አሁን ደረቁን ሊያ ሊያ ሊያቀልጠው ይችላል። እንደዛ ሊያሟሟው ይችላል። እና በዛው አብረው ሊጠፉ ስለሚችሉ ሊጠፉ ስለሚችሉ በጣም ነው የምንጎዳው አንደኛ ምንም አልተጠቀምንባቸውም። ወይ ደግሞ እንከስራለን ሁለቱንም አንዱን ለአንድ አገልግሎት ይሄኛው ደግሞ ለዚህኛው ለዮነ ያክል ልብስ ይሄኛው ለፈሳሹን ለ ለዮነ ያክል ልብስ ደረቁን ደግሞ ለዮነ ያክል ልብስ እጠቀማለሁ እንጠቀማለን ሁለቱም ፈሳሽ ሆኖ ግማሹን ልብስ አጥበን ሌላኛውም ልብስ ላናጥብ እንችላለን እናም እንደዚህ በጣም በሳሙና አሰራር ላይ በጣም በጣም አጠቃቀማችን ላይ እንትን ማለት አለብን ትኩረት ማለወጥ መስጠት አለብን ትኩረት ካልሰጠነው በጣም ከባድና በጣም አስቸጋሪ ነው የሚሆነው። እና ደግሞ እነዚህ እነዚህ ሳሙናዎችን ከተለያዩ ከህፃናቶች ምናምን ማራቅ አለብን። ለምን እሱን ጠጥተው ለምሳሌ በረኪናውን አምጥተው የልብሱን እንትኑን ቢጠጡት ሊሞቱ ይችላሉ። እናም በዚህም የተነሳ በጣም እንትን ማለት አለብን ትኩረት መስጠት አለብን። በተለይ ህፃናቶች ደግሞ በጣም ማራቅ አለብን ማለት ነው። ለህፃናቶቹ ጤንነት ሲባል ለምን እንጎዳለን እኛ እነሱ ቢሞቱ አሁን እኛ በጣም ሀዘን ውስጥ የምንገባው እና በዚህም የተነሳ በጣም ትኩረት መስጠት አለብን። እና እኔ የተለያዪ አይነት የሳሙና አይነቶችን ከደረቅም ከእርጥብም ከፈሳሽም ከዱቄትም እጠቀማለሁ ማለት ነው። እና በአጠቃላይ የፈሰሰ የሳሙና አይነቶች እንደዚህ ናቸው አመሰግናለሁ

የአሁኑ ጥያቄ ደግሞ የስራ ግምገማ ትደረጋለህ ይላል ወይም ደግሞ የስራ የስራ ግምገማ ትደረጋለህ ወይም ተደርገህ ታውቃለህ እንደማለት ነው። እና እኔ የስራ ግምገማ አዎ እደረጋለሁ። ለምን? ይሄ የስራ ግምገማ የሚባለው መጀመሪያ ከስሩ ከመሰረቱ ስንጀምር። የስራ ግምገማ የሚባለው ነገር ድርጅቱን በጣም ነው የሚያግዘው። ለምን? የስራ ግምገማ የስራ ግምገማ ሲደረግ ለእንትኑ ለዛ ለሚሰራው ለሰራተኛው ማለት ነው። ያንን የስራ ግምገማ ካለፈ ምን ይደረገዋል? ይሸም የደሞዝ ጭማሪ የወርሃዊ ደሞዙ ከፍ ይደረግለታል ማለት ነው። አንድ የስራ ግምገማ የሚባለው ይሄ ነው። ሌላም ደግሞ ጥቅሙ ድርጅቱ የተለያዩ የሰርተፍከቶችን አልፎ ኢንተርናሽናል ወይም ደግሞ ናሽናል ሀገራዊ ወይም ሀገር አቀፍ እየሆነ ይመጣል። ከሀገር ነው እንደዚህ አሁን ለምሳሌ ከሆነ ከትንሽዬ ትንሽዬ ድርጅት ነው። ከዛ ከሰፈር ነው የተጀመረው። ያን ሰፈር ላይ በቃ ያን እንትኖቹን እየገመገመ ሰራተኞቹን እየገመገመ እያስገመገመ ምናምን ስልህ እድገት እያገኘ ይመጣል ሰፋ እያለ። ያው ትንሽዬ የነበረው ከአንድ ከትንሽ ሰፈር የወጣ የነበረው እንትን ድርጅት እያደገ እያደገ ምን ይደርሳል? ከፍተኛ ቦታ ይደርሳል ማለት ነው። ይሄ ከፍተኛ ቦታ ደግሞ ምን ሊሆን ይችላል? ሀገር ሀገራዊ ሊሆን ይችላል ሀገር አቀፍ ማለት ነው። አሁን ከሰፈር ነበር የተነሳው ወደ ሀገር አቀፍ ደረጃ ደረሰ ይሄ በጣም ትልቅ እድገት አገኘ ማለት ነው። ከሰፈሩ ወደ ወረዳ ከወረዳ ወደ ክፍለ ከተማ ከክፍለ ከተማ ወደ ከተማ እንደዚህ እድግ እድግ እያለ ከከተማ ወደ ሀገር አቀፍ ከሀገር አቀፍ ወደ አፍሪካ አሁን ለምሳሌ ኢትዮጵያ ውስጥ ከሆነ ማለት ነው። ከኢትዮጵያ ወደ አፍሪካ ከአፍሪካ መጀመሪያ ከኢስት አፍሪካ ከአፍሪካ ቀንድ ሀገራቶች ከዛ ደግሞ ከአፍሪካ ሙሉ እንደዛ አያለ ኢንተርናሽናል አለም አቀፍ ይሆናል። ይሄ ሁሉ በምን የተነሳ ነው? የስራ ግምገማውን በማድረግ ነው። የእንትኖቹ ቅድም እንዳልኩት የስራ ግምገማ ማድረግ የድርጅታችንን አንድ ድርጅት ካለን የሱን ያን የድርጅት ደካማ ጎንና ጥሩ ጎኑን ለመለየት ያስችላል ማለት ነው። ያን ደካማ ጎኑን ለይተን ለማረም። ጥሩ ጎን ደግሞ ከሆነ ያለው ጥሩ ጎን በዛው እንዲቀጥልበት ለማድረግ ለዛ ለሰራተኞቻችንም እንመክርበታለን ማለት ነው። የተለያዩ ስብሰባዎችን አድርገን ስለያዩት ጥሩ ጥሩ ጥሩ ጥሩ በቃ መወያየት እኮ በጣም አስፈላጊ ነው። መገምገምም መገምገምም በጣም አስፈላጊ ነገር ነው። ለምን በመገምገም በመገማገም ላይ በጣም ሰፊ ነገር አለ። ያለብን ደካማ ጎን እናውቃለንና ያን ያለብን ደካማ ጎን ለማሳ ለማስ ለማስ ለማረም። ጥሩ ጎን ደግሞ ካለን ያን ጥሩ ጎን ስናስፈዘን እንዲሰፋ አድርገን። በድጋሚ ቀጣይ ቀጣይ ሽልማት ላይ በዛው በጥሩ ጎናችን እንዴት መሸለም እንዳለብን ለማሰብም ያስችለናል ማለት ነው ይሄ ሁሉ የምን ውጤት ነው። ስራ ላይ በሚደረገው የግምገማ ውጤት ነው ማለት ነው። በዚህ በግምገማ ውስጥ ደግሞ በጣም ሰፊ ነገር አለ። እሱም ምንድነው? ሸልካ ከሸልማቱ በተጨማሪ ደግሞ ያለ ልምድ ድክመታችንን አሁን ለምሳሌ በአሁኑ አመት በቃ አልተሸነፍንም ብለን ባልተሸለምንም። በቃ ሽልማት ያሁኑ አመት አልተሰጠንም ለኛ ብለን ተስፋ መቁረጥ ሳይሆን ያለብን። በቃ ተስፋችን የባስ እንዲወጣ ጠንክረን ቀጣይ አመት ቀጣይ አመት ላይ ወይም ደግሞ በቀጣዩ የግምገማ እንትን ላይ ስንገመገም ጥሩ እንትን ላይ ለመድረስ ነው ማለት ነው። ጥሩ ውጤት አምጥተን ያሁን ባለፈው አመት ያለፈን ባለፈው ግምግማ ላይ የነበረን ደካማ ጎን አሻሽለን ከዛም በላይ ደግሞ ሆነን በደንብ እንትን ለማለት ያስችለናል። ማለት ነው። የግምገማ እናም በአጠቃላይ ግምገማ የሚባለው የአሁን ለምሳሌ ደካማ ጎን እስኪ አሁን አንድ ድርጅት ላይ ደካማ ጎን አለ ከተባለ ያው ደካማ ጎን ማን ላይ ነው? የት የጥበቃው አካል ላይ ነው? ወይስ የእንትኑ ላይ ነው? ማናጀሩ ላይ ነው? ወይስ እዚህ ጽዳት ሰራተኞቹ ላይ ነው? ወይስ የቢሮ በቃ ተቀጣሪዎቹ ወይስ ዲሰፕሽን በቃ መስተንግዶ የሚሰሩት ላይ ነው? እነማን ላይ ነው? ደካማ ጎን ያለው የሚለውን ለማወቅ ይረዳናል። በአጠቃላይ ይሄ እንትኑ እናም ይሄ በምንገማገምበት በግምገማ ጊዜ በጣም አስፈላጊ ነገር መሆን ያለበት መደማመጥ እና በጸጥታ በተረጋጋ ሁኔታ መሆን አለበት። ማለት ነው